የአካል ብቃት እንቅስቃሴ ታደርጋለህን? አዎ የአካል ብቃት እንቅስቃሴ አደርጋለሁ እጅግ በጣም ነው የምወደው ለጤናዬ ለእያንዳንዱ ለምንሰራው ስራ ከጧት ጀምሬ። ከሃያ እስከ ሰላሳ ደቂቃ ባለው ጊዜ ውስጥ የአካል ብቃት እንቅስቃሴ አደርጋለሁኝ እንደ ገመድ ዝላይ ፑሽ አፕ ሴት አፕ። እና ሶምሶማ ሩጫ አደርጋለሁኝ ምክንያቱም ለጤናየ ስልም ለእያንዳንዱም ነገር። ከእለት እለት ስራዬ ጋር የሚገናኝልኝ ስለሆነ እንቅስቃሴ አደርጋለሁ ስለዚህ አካል ብቃት እጅግ አስፈላጊና ተመራጭ ነው። በጣም የምፈልገው ወይም ደግሞ የማደርገው ነገር ነው ሁል ጊዜ አደርጋለሁኝ።

ማታ በምን ሰዓት ትመገባለህ? ማታ በአብዛኛው የቋሚ ሰዓት የለኝም። ያው ማታ ከአንድ ሰዓት እስከ ሶስት ሰዓት ባለው ውስጥ እመገባለሁኝ። በአብዛኛው በአማካይ ሁለት ሰዓት አካባቢ እገባለሁኝ። ያም እንደ ምግቡ አይነት ይወሰናል። ለምሳሌ ከበድ ያለ ምግብ ከሆነ። በጊዜ እመገባለሁ ቀለል ያለ ከሆነ ደግሞ ትንሽ መሸት አድርጌ ወደ ሶስት ሰዓት አካባቢ እመገባለሁኝ። በአጠቃላይ ይሄን ነው የሚባል የቋሚ ሰዓት የለኝም። ስለዚህ እንደየ ምግቡ እና እንደየ ሁኔታው ይለያያሉ ማለት ነው። ስለዚህ የአመጋገቤ ሰዓት በአማካይ ሁለት ሰዓት አካባቢ እመገባለሁ ማለት ነው

የስራ ጊዜዎ እንዴት ነው የስራ ጊዜው እንዴት ነው የስራ ጊዜ ከሰኞ እስከ አርብ ከሁለት ሰዓት እስከ ስድስት ሰዓት ከሰአት ከ ስምንት ሰዓት እስከ አስራ አንድ ሰዓት ተኩል ነው። ለዚህ በዚህ ባለ የጊዜ ውስጥ ስራዬን በትክክል አውቄና ተጠንቅቄ እሰራለሁኝ እንጂ ከዚህ ባለፈው ወር ቅዳሜ በራሴ በፍላጎት ቅዳሜና ሁድ በፍላጎቴና በራሴ ተነሳሽነት እገባለሁኝ እሰራለሁኝ እንጂ ግደታዬ ወይም ደግሞ የሚጠበቅብኝ ከሰኞ እስከ አርቡ ባለው ከሁለት ሰዓት እስከ ስድስት ሰዓት ከስድስት ሰዓት ከስምንት ሰዓት እስከ አስራ አንድ ሰዓት ተኩል ለቀን ቢያንስ ለስምንት ሰዓት የስራ ግዴታ አለብኝ ይሄንንም አውቄ ና ተጠንቅቄ በስራት አትሰራለሁኝ

ቡና ወይስ ሻይ ትመርጣለህ? ሁለቱንም እመርጣለሁኝ በአብዛኛው ግን በአሁን ሰዓታት ላይ ቡናን እመርጣለሁ። ቡና አንዳንዴ ድብርት ለመንቀስ ለመነሳሳት ወይም ደግሞ ከድብርት ለመሸሽ ስል። ቡና በአብዛኛው እመርጣለሁኝ ሻይ ብዙ ጊዜ ጠዋትና ማታ እጠቀማለሁኝ ቀን አካባቢ በአብዛኛው የምጠቀመው ቡናን ነው። ስለዚህ ቡና ለኔ አነቃቂ መንፈስ ስለሚሰጠኝ ብዙ ጊዜ ተሻይ ቡናን እመርጣለሁኝ። ማታ እና ጠዋት ደግሞ ሙቀት ይሰማኛል ወይ ባሰብኩ ሰዓት ወይ ወይ ቅዝቃዜ ይሰማኛል ቡዬ ባሰብኩ ሰዓት ሻዬን እጠቀማለሁኝ። እንጂ ለመነቃቃት ወይም ደግሞ ብዙ ጊዜ ከሰጓደኖች ጋር ለመጫወት የምመርጠው ቡናን ነው ስለዚህ የኔ ተመራጭ ቡና ነው ማለት ነው።

እጅ መጨባበጥ ትወዳለህ? አዎ እወዳለሁኝ። ባህላችንም አቅማችንም ያደግንበት ማህበረሰቡም ሰላምተውንና ደህንነቱን የሚገልጽበት በመጨባበጥ ነው ስለዚህ እጅ በመጨባበጥ ሰላምታችንን ደህንነታችንን የምንገላለጽበት ወይም ደግሞ የምንገልጽበት መንገድ ስለሆነ ይሄ አንዱ ዘያችን ነው። ስለዚህ በመጨባበጥ ስሜታችንን እንገልጻለን። ስለዚህ በአጠቃላይ እጅ መጨባበት ለኔ እወዳለሁኝ ማለት ነው። ስለዚህ እንደ ማህበረሰባችን እሴትም ይሁን ማህበራዊ ዘይ መጨባበጥን እመርጣለሁ

ማሰላሰል ታደርጋለህ? አዎ ማሰላሰል በጣም አደርጋለሁ በተለይ ማታ ላይ ተኝቼም ይሁን ለብቻዬ ስጓዝም ይሁን ብዙ ጊዜ ስለገጠሙኝ ችግሮች ስለወደፊት አላማዬ ወደፊት ምን መሆን እንዳለበት ስለ ኑሮዬ ስለ ሁኔታዬ ስለ ስራዬ አሰላስላለሁኝ የማሰላሰልም የተለያዩ አመርቂ ውጤቶችን አመጣለሁኝ በተለይ ስለባለፈው ችግሮቼን ተዛ ተነስቼ ስለወደፊት መስተካከል ያለባቸውን ነገሮች ወይም ደግሞ ሁኔታዎችን በማሰላሰል ጥሩ መንገዶች እና ሁኔታዎችን አመቻቻለሁኝ ስለዚህ ማሰላሰል አደርጋለሁ ያም በመንገድ ላይ ያለውን ተኝቼም ሊሆን ይችላል ስራ ቦታም ሊሆን ቻልክ የተለያዩ ሁኔታዎች ላይ በምሆንበት ሰዓት ማሰላሰልን እመርጣለሁኝ

ምን ያህል ጊዜ ወደ ገበያ ትሄዳለህ? እንደዚህ ፕሮግራም እንደሆነም ደግሞ እንደዚህ በእቅድ የተመራ ወደ ገበያ የምሄድበት ጊዜ የለኝም ግን እንደ ሁኔታው በሚጎለኝ የሚያስፈልገኝ ነገር ታለ አልፎ አልፎ እሄዳለሁኝ። ስለዚህ እንደዚህ በገበያ ወይም ደግሞ እንደዚህ ቋሚ የሆነ ፕሮግራም ወይም ደግሞ እቅድ የለኝም። ስለዚህ የምሄድበት ጊዜ የሆነ የጎደለኝ ነገር አለ ብዬ ባሰብኩት ሰዓት ወደ ገበያ የሚገኝበትን አካባቢ እጓዛለሁ። በሚመችና ምቹ ሰዓት በሆነ ሰዓት ሄጄ የሚያስፈልገኝን ገብይቼ ወይም ገዝቼ እመለሳለሁ እኔ ቋሚ የሆነ ሰዓት ወይም እቅድ የለኝም። ገበያ የመሄድ

ማንቂያ ሰዓት ትጠቀማለህ? ማንቂያ ሰዓት አሁን አሁን አልጠቀምም ተማሪ እያለሁኝ በጣም አዘውትሬ እጠቀማለሁ ምክንያቱም ለጥናት ብዬ ስለሚጠቅመኝ ስለማስብ በምፈልገው ሰዓት ፕሮግራም እንዲሁም ሴት አድርጌ እነኛን እንትኖች እጠቀማለሁኝ አሁን አሁን ግን ያው አልጠቀምም በፊቶች ባሉ ጊዜ ግን ወደፊት እንዲጠቀም ነበረ አሁን ትቼዋለሁኝ አልጠቀምም

መዝገቦችን ታስቀምጣለህ? አዎ አስቀምጣለሁ ተለይ የሚያስፈልጉኝን ነገሮች ወደፊትም ስላለፉ ነገሮች አንዳንድ እዳታዎችን ወይም እንደው መረጃዎችን መዝግቢ አስቀምጣለሁ ስለዚህ መዝገቦችን በጥንቃቄና በትክክል አስፈላጊ በሆነ ቦታ አስቀምጣለሁኝ እነሱ ይሄ በደንብ ትምህርት ጋር እና ትምህርት ነክ የሆነው ወይም ደግሞ አንዳንዴ ክፍያና ክፍያ ያልሆኑ ነገሮችን በሙሉ በሚመለከት መልኩ የያዙትን መዝገቦችን በትክክል መዝግቤ አስቀምጣለሁ እኛው በስርዓት እና በአስፈላጊው ቦታ አስቀምጣለሁ

ከስራ ሰዓት በኋላ ትሰራለህ አዎ እሰራለሁኝ አልፎ አልፎ በጣም አጣዳፊና አስቸኳይ ስራዎች ሲመጡ። እና እኔ መዘጋጀት ያለብኝ ነገር ወደፊት ስራ ካለ እሰራለሁኝ። ብዙ ጊዜ እንደውም በከስራ ሰዓት በኋላ እሰራለሁኝ የምሰራቸውም ስራዎች ደግሞ ከእኔ ስራ ጋር ከህይወቴ ጋር ተገናኝነት ወይም ግንኙነት ያላቸውን ነገሮች። እየሰራሁ ለነገ አመቻቻለሁኝ ስለዚህ በአጠቃላይ ከስራ ሰዓት በኋላ እሰራለሁኝ።

ለሌሎች ማስተማር ትችላለህ? አዎ እችላለሁኝ በሙያም አስተማሪ ነኝ ሌሎችን አስተምራለሁኝ የምችለውን ነገር የማውቀውን ነገር የተረዳሁትን ነገር ለሌሎች ማስተማርም እችላለሁ መንገርም ቻለሁ በበቂ ሁኔታ የአለምን ችግርን የሚረዱበትን መንገድ አመቻቻለሁ እሰራለሁ አስተምራለሁኝ አሁን ማስተማር እችላለሁኝ በአጠቃላይ የምችለውን የማውቀውን የምረዳውን ነገር ለሌሎች ወይም አስተማሪ ከመሆኑ አንፃር ለሌሎችም ለማስተማር እችላለሁ

ወተት ትጠጣለህ? አዎ ወተት እጠጣለሁ። ወተትና የወተት ተዋጽኦዎችን በጣም እወዳለሁኝ የወተት የሆኑ ተዋጽኦዎችን ማናቸውንም ቢሆን እወዳለሁኝ። ስለዚህ ወተት ያደግኩበት ስለሆነ የጎረቤት የተለያዩ ወተት ያበሻ የፈረንጅ የተለያዩ እንደዚሁም ወተቶችን እጠጣለሁኝ። ስለዚህ ወተት እጠጣለሁ በተለይ ጠዋት ማታ አካባቢ ቢም ማገኘው በጣም አዘውትሬ እጠጣለሁኝ። በአጠቃላይ ወተትና የወተት ተዋጽኦዎችን እወዳለሁኝ እጠጣለሁኝ።

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ እጅ በጣም ነው ፓፓያ ማንጎ ብርቱካን ሎሚ ፓፓያ ሙዝ የመሳሰሉትን በሙሉ እወዳለሁ። ተፍራፍሬ ያ የምጠላው ነገር የለኝም ሁሉንም እወዳቸዋለሁኝ እንደ አይነታቸው እና በተለይ ፍረሽ የሆነ ወይም ደግሞ ትኩስና በትክክል በሰአቱ የተቆራ አትክልት ዝርያዎችን ፍራፍሬ ዝርያዎችን እወዳለሁኝ። ስለዚህ ሁሉንም አሁን የጠቀስኳችን እንደ ሙዝ እንደ ብርቱካን ፓፓያ ማንጎ መንደሪን የመሳሰሉትን እወዳለሁኝ።

የወተት ተዋጽኦ ትወዳለህ? አዎ እወዳለሁ። የወተት ተዋጽኦ የሚባሉት እንዴ ወተት እርጎ አይብ አጓት ቅቤ አሬራ የመሳሰሉትን እነዚህ የወተት ተዋጽኦዎች ይባላሉ። ስለዚህ እነኚህን በሙሉ የወተት ተዋጽኦዎች አንዳቸውንም አንዳቸው ሳለይ በትክክልና በሳን እጠቀማቸዋለሁ እወዳቸዋለሁ ስለዚህ። እነኚህ የወተት ተዋጽኦ ታንዳቸውንም የምጠላቸው የለውም። ስለዚህ ወተትም ይሁንን እርጎ ቅቤም አይብም ይሁን አሬራ ሁሉንም ተጠቃሚ ነኝ እወዳለሁኝ። ስለዚህ በአጠቃላይ የወተት ተዋጽኦዎችን እወዳለሁኝ

አስተያየት መቀበል ትወዳለህ? አስተያየት መቀበል በጣም ነው የምወደው ምክንያቱም ለስራዬም ለሁኔታዬም ለኑሮዬም ለእያንዳንዱ የእንቅስቃሴ አስተያየት ስለሚጠቅመኝ አያ አስተያየትን በጣም ነው የምትቀበለው አስተማሪ እንደመሆኔም መጠን የተለያዩ ተተማሪዎች በተለያየ ጊዜ እና በተለያየ ሁኔታ አስተያየት እንዲሰጡኝ እጠይቃለሁ ስለዚህ እነሱም ባለኝ ሁኔታ በእንቅስቃሴ በመማር ማስተማሩ ሂደት አስተያየት ይሰጡኛል ስለዚህ የነሱን አስተያየት ተቀብዬ እኔም የምችግሮች ጥንካሬን እንደ ጥንካሬ ድክመቴንም እያሻሽዬ ወደፊትም የማስተካክልበትን መንገድ ስለሚጠቅመኝ አስተያየት እወዳለሁ እቀበላለሁ ስለዚህ በአጠቃላይ አስተያየት ገንቢና ምሉነት ስለሚሆን ማንነትን ለመገንባት የሚያገለግል ስለሆነ እቀበለዋለሁ እወዳለሁ ስለዛ አስተያየት እወዳለሁ።

ማቅረቢያ ማድረግ ትችላለህ? አዎ እችላለሁ። ምክንያቱም ሀሳቡን በግልጽነት በቅደም ተከተል ለሌሎች ማቅረብ እውቀትን ማካፈል እና ተጽዕኖ መፍጠር ያስችላል። ማቅረቢያ ማድረግ ትኩረት ዝግጅት እና ሀላፊነት የሚጠጅቅ ሲሆን ውጤቱ ሌሎች ሲጠቀሙበት ትልቅ እርካታ ይሰጣል። እኔ ማቅረቤ ሲዘጋጅ መጀመሪያ አላማውን አገመግማለሁ ከዚያም ሀሳቦችን በቅደም ተከተል እረዳለሁ። ቀለል ቀላል ቋንቋ ተገቢ ምሳሌዎችና ግልጽ መልእክት መጠቅ እጠቀምን እመርጣለሁ መጠቀምን እመርጣለሁ ይሄም ማቅረቢያው ተረዳይና የሚያስደስት እንዲሆን ያደርገዋል። በአጠቃላይ ማቅረቢያ ማድረግ እችላለሁ

በስራህ ላይ ምን ተግዳሮት አለ? በስራ ላይ ብዙ ተግዳሮቶች አሉ። ለምሳሌ የውቅታዊ ሁኔታ በማበረ ውስጥ ያለመረጋጋት ጦርነት ድርቅ ረሃብ የመሳሰሉት ተግዳሮ የተፈጥሮ የተግዳሮቶች አሉ። በአብዛኛው የተፈጥሮአዊና ሰው ሰራሽ ተግዳሮቶች አሉ። ከሰው ሰራሽ የምንላቸው የጦርነት መሳሰሉት አንዱን ነው ወይም ደግሞ ያለመረጋጋት የሌሎቹ ነው የማለት የፖለቲካው ሃይማኖታዊ ምናምን የመሳሰሉት ተፈጥሮአዊ ሲሆኑ። ሰው ሰራሽ የምንላቸው ደግሞ ተተማሪዎች ጋር የተማሪ ጥረት የተለያዩ ችግሮችን በማምጣት ለምሳሌ ያለመግባባት ከስራ ባልደረባ ጋር ችግር መፍጠር መርፈድ አለምን ማለበት ኢኮኖሚ ወይም ደግሞ የረሃብ ማነስ ስለዚህ የመሳሰሉት ነገሮች ስለሚኖሩ። በስራ ላይ እጅግ በጣም ብዙ ተግዳሮቶች አሉ።

ስጦታ መስጠት ትወዳለህ? አዎ እወዳለሁ ስጦታ መስጠት ማንነትን ደግሞ ለሚወዱት አካል ደግሞ ለሚፈልጉት የመርዳት አምጥሞን ሊሆን ይችላል። የተለያዩ ነገሮችን ስጦታ እወዳለሁኝ ለምሳሌ። ለስራ ባልደረባ የስራ ማነሳሻ ሊሆን ይችላል የተለያዩ ለችግረኞች ደግሞ የራሳቸውን የእለት ችግራቸውን የሚደግሙበትን እችላለሁ። ለምሳሌ ስጦታ ሲባል የገንዘብ ሊሆን ይችላል የአልባሳት ሊሆን ይችላል የምግብ ሊሆን ይችላል። ሌሎች ሌሎችም ሊሆን ይችላሉ ስለዚህ ስጦታ መስጠት እወዳለሁ።

ምን አይነት ሳሙና ትጠቀማለህ? ሳሙና እስካሁን ብዙም ተመራጭ አልኩም በቀደም ባሉት ተማሪ ያለው ጊዜ የምጠቀማችሁ ሳሙና ሜዲካም ሳሙና እጠቀማለሁኝ። እንጂ አሁን በአሁንም ምንም ምርጫ የለኝም ያገኘሁትን እጠቀማለሁኝ። ስለዚህ የልብስም የሆነ የገላ ሳሙና ያገኘሁትን የትኛው ከየትኛው አለይም አንዱንም ያገኘሁትን ባገኘሁት አጋጣሚ እጠቀማለሁ ስለዚህ ይሄ ነው ብዬ የምመርጠው ነገር የለኝም። በአጠቃላይ የምጠቀመው ሳሙና የተለየና እንደዚህ ራሱን የቻለ ይሄ ነው የምለው ነገር የለኝም። ያገኘሁትን ሳሙና የሚባሉ እያንዳንዳቸውን በሙሉ ባገኘሁት አጋጣሚ እጠቀማለሁኝ

የደንበኛ እርካታን ታሳውቃለህ? አዎ አሳውቃለሁ። እንትን ደንበኛ ምን ያህል እንዲተደሰቱብኝ ወይኔ ምን እደረኩ ወይም ደግሞ አሁን የኔ ደንበኛ አብዛኛውን ተማሪ ናቸው አሁን የተማሪው ወላይጅ ነው የሚሆነው። ስለዚህ ምን ያህል እንደገኘሁ በስራዬ ወይም በሁኔታዬ እያንዳንዳችሁ ወር ምን እንዳገኙ ምን እንደ አጡ። በአስተያየት መልኩም ቢሆን የደንበኛ እርካታ እጠይቃለሁኝ ስለዚህ ያንን የመረጃ ሰብስቤም ምን ያህል እንደረኩና ምን ያህል እንዳረኩ። መረጃ ሰብስቤ አገኛለሁኝ ስለዚህ እያንዳንዳቸውን በምን ያህል መልኩ እንደምረኩ። እረዳለሁኝ እጠይቃለሁ ወይም አሳውቃለሁኝ ስለዚህ ያንን በአጠቃላይ የደንበኛ እርካታን አሳውቃለሁ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን ማስተናገደው በተረጋጋና በማስተዋል መንፈስ ነው። ስለዚህ ሰዎች እንዳመጣጣቸው ምን ቅሬታ ይዘው እንደመጡ በትክክል ከተረዳሁ በኋላ እንዴት እንደተፈጠረ እንዴት እንደሚፈታ በትክክል ካዳመጥኩ በኋላ እነሱን አረጋግቼ እኔም ተረጋግቼ በምን መልኩ እንደምንተፈጠረ እንዴት እንደሚፈታ ቅሬታዎችን አስተናግዳለሁኝ። ስለዚህ ቅሬታዎችን በተረጋጋ መንፈስ እና በማስተዋል ሁኔታ ውስጥ ሆኜ ነው ምፈታው ወይም ደግሞ የማስተናግደው ስለዚህ ባለመቆጣት ቅሬታወችን ረጋ ብዬ በማዳመጥ አስተናግዳለሁ።

ብዙ ትንሽ ሳለህ። አሁን ብዙ ትንሽ ሳለው ምክንያቱም የምስት መርያ ውስጥ የምስት መርያ አንድ የግንዛቤና አንድ የትምህርት ሲሆን እያንዳንዱ ነገር አንድ ላይ ሊደርስ ይገባል ትንሽ መስጠት አስፈላጊ ሲሆን ብዙ ነገር እንደሚገኝ ለማረዳት እንዲህ መንገድ ይሰራል ለምሳሌ አንድ ጉዳይ ብዙ ነገር ከዚህ በላይ መካተት ከፍ ያለ ትዕግስትና የተ የተደላይ ጥረት ይጠይቅ ሲሆን ትንሽ ብቻ ማብራሪያ መስጠት እንደሚገባ ይረዳል። በአጠቃላይ ብዙ ነገር ብዙ ነገር ትንሽ መስጠት እንደማስተማርና እንደመረዳት አስፈላጊ ነው ይህ መረጃን በቅደም ተከተል በትክክል እንዲያገኙ ይረዳል። በአጠቃላይ ትንሽ ሳለው ንጽጽና የመሳሰሉ ነገሮችን አደርጋለሁ

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ በተለይ ይሄ ገና ጨዋታ በጣም እወዳለሁኝ። የገና ጨዋታ በተለይ እንደዚህ በገና ወቅት አካባቢ ከታህሳስ እስከ መጋቢት ግማሽ አካባቢ ድረስ በእኛ አካባቢ የተለመደ የጨዋታ አይነት ነበር። ስለዚህ እሱን አዘውትረን ማታና በተለይ ከዘጠኝ ሰዓት በኋላ እስከ ምሽት ድረስ በጣም ጨዋታ አለው። ስለዚህ በአጠቃላይ ካሉት የባህል ጨዋታዎች የምወደው በልጅነቴ የምጫወተው የ ገና ጨዋታ ነው። የገና ጨዋታን በጣም አዘውትሬ አሁንም ትዝ የሚለኝ ነገር ቢኖር እሱ የገና ጨዋታ ነው። ስለዚህ በልጅነቴ በጣም በብዙ የምጫወት የነበረው የገና ጨዋታን ነበረ

ስማርት ፎን ትጠቀማለህ? አዎ እጠቀማለሁ። ስማርት ፎን በጣም እጠቀማለሁ በተለይ በአሁን ጊዜ የግድና የግድ ነው ምክንያቱም የተለያዩ መረጃዎችን ሁኔታዎችን። አሉ ካፒን ስል ፎቶዎችን ለመያዝም ሊሆን ይችላል መረጃዎችን ለመያዝም ሊሆን ይችላል። የተለያዩ ደታዎችንም ደግሞ እመ በይነመረብ ለመጠቀም ሊሆን ይችላል። እነሱ የግድ ስማርት ፎን የግድ አስፈላጊ ነው። ስለዚህ እነሱን አብዝቼና አብዝቼ እጠቀማለሁኝ እያንዳንደቸው ያሉ እነሱ እንትንም ስለማይሆን ማለት ነው። ነገሮችን ቀለል ለማድረግ ኑሮን ለማቅለል ስማርት ፎን እጅግ አስፈላጊ ነው። ስለዚህ እኔ ስማርት ፎን ከሚጠቀሙ አንዱ ነኝ ማለት ነው

በድን ቋንቋ ታምናለህ? አዎ አምናለሁ። ምክንያቱም ድን ቋንቋ ከሰውነትና ከልብ ጋር የተያያዘ ነው ሰው ድን ቋንቋን ሲያምን ሲያምን ችግሮችን በትኩረት ማድረግ ከራሱ እንዲጠይቅና እና ከሌሎች ጋር በእምነት መገናኘት ይችላል። ድን ቋንቋ እምነት ሳይኖርስ የሰው አእምሮ ለመጥቀስ ይኖርበታል ነገር ግን እምነት ከነገ ጋር ሲኖር ሰውን ለአግልና ለማህበረሰብ ጥቅም እንዲያገኝ ይረዳል። በአጠቃላይ እኔ በድን ቋንቋ እምነት አለኝ ብሎ ማለት እውነትን እንደ ህይወት መርህ እንደሚያደርግና ለራሴና ለሌሎች ጥቅም እንዲያስገኝ እንደሚረዳ ማለት ነው። ስለዚህ በአጠቃላይ እኔ በደን ቋንቋ አምናለሁ

የጫማህ ቁጥር ስንት ነው? ጫማ ቁጥር እኔ ብዙ ጊዜ እንደየጫማው አይነት እና እንደየጫማው ሞዴል የሚለያዩ ቢሆንም በአብዛኛው ከሰላሳ ዘጠኝ እስከ አርባ ሁለት ያሉ የጫማ ቁጥሮችን እጠቀማለሁ። ያ ማለት የግድ እንደዚህ ነው የሚባል ሳይሆን እያንዳንዱ ጊዜ ጫማ ሞዴሎች እና የጫማው አይነት የሚለያዩ ቢሆንም የጫማ ቁጥር ከሰላሳ ዘጠኝ እስከ አርባ ሁለት ያሉትን በጥቅል አጠቀማለው። በተለይ ሽፍን ጫማ ቆዳም ጫማ ከሆነ አርባ አጠቀማለሁኝ። እንደዚህ የተለያዩ ለስላሳ ላስቲክ ጫማዎች የመሳሰሉት ከሆነ ደግሞ ሰላሳ ዘጠኝ እና አነስ ያሉ ቁጥሮችን እጠቀማለሁኝ። ስለዚህ የጫማ ቁጥሬ በአብዛኛው ከሰላሳ ዘጠኝ እስከ አርባ ሁለት ያሉ ናቸው።

በመሬት ላይ መቀመጥ ትችላለህ? አዎ እችላለሁ መሬት ላይ መቀመጥ በአብዛኛው አሁን ይመቸኛል። ምክንያቱም ያው የስቴብል ወይም ደግሞ የተረጋጋና የሚያሳቅቅ ሁኔታ ስላሌለው ከፍ ብሎ ከመቀመጥና ዝቅ ብሎ ከመቀመጥ ይሻላል። ስለዚህ መሬት ላይ መቀመጥ በአብዛኛው የተመቻቸ ሁኔታ ይፈጥራል። ስለዚህ መሬት ላይ መቀመጥን አዘውትር እወዳለሁኝ። በተለይ ወንበር ላይ እና ከፍ ያለ ነገር ላይ መቀመጥ ብዙም አይመቸኝም። ስለዚህ መሬት ላይ ከመቀመጥ ከምቾቱ አንፃር ብዙ ጊዜ መሬት ላይ መቀመጥን እመርጣለሁ

ኢንተርኔት አለ። አዎ አለኝ ኢንተርኔት በቤቴም በቢሮዬም አለኝ በስራ ቦታ ወይም ደግሞ በመኖሪያ አካባቢ ኢንተርኔት እጠቀማለሁኝ ያ ምንድነው ለስራዬም ይሁን ለተለያዩ አደዲስ ነገሮችን። ለማግኘት እና እንደ አዲስ ራሴን ለማሻሻል ስል ኢንተርኔት አለ እንዲኖረኝ አድርጌያለሁ። ስለዚህ ኢንተርኔት አለ በየቤቴ የሚሆን የተለያዩ ነገሮችን አዳዲስ ነገሮች ምማር ስለሆንኩኝ የምጠቀማቸው ነገሮች ስለሚኖሩ። ኢንተርኔት ላይ መሰረት አድርጌ አንድ አዳዲስ ነገሮችን ራሴን አሻሽላለሁኝ። ስለዚህ ኢንተርኔት በአጠቃላይ ኢንተርኔት በቢሮ የሚሆን በቤቴ አለኝ

የምትወደው ሽታ ምንድነው? የምወደው ሽታ የተፈጥሮዊ በተለይ አበባ ነክ ነገሮች እና በተጠሩ የተባባሉ የተለያዩ የእጽዋት ዝርያዎችን ሽታ እወዳለሁ የምወዳቸውም እንዝር በተለይ ጽጌሬዳ አበባ ሮዛ አበባ የመሳሰሉትን ነገሮች ሽታችሁን እወዳለሁኝ ስለዚህ የምወደው ሽታ በአብዛኛው የአቦችና የተለያዩ እጸዋቶችን ተለያዩ በተለይ በቤተ በጫካ ውስጥ ወይም ደግሞ በዱር ውስጥ ስም መቀሳቀስ ባዝ የተፈጥሮ የሆነ፣ ንጹህ የሆነ አየር ያላቸው የተለያዩ አባባዎችን እወዳለሁ፤

ሃይማኖታዊ ክብር ታከብራለህ አዎ እከብራለሁ። በኛ ሃይማኖት ለምሳሌ በኦርቶዶክ ተዋህዶ ቤተክርስቲያን የሚቀበሩ የተለያዩ በዓላት አሉ ሃይማኖታዊ ትውፊቶች እነዚያን አከብራለሁኝ። ለምሳሌ መስከረም ዘመን መለወጫ መስቀል ጥምቀት ገና ፋሲካ የመሳሰሉትን በጣም አከብራለሁ። ስለዚህ እነዚህን አካባቢዎች በድምቀትና በጉጉት የምንጠብቃቸው ሃይማኖታዊ በዓል ስለሆኑ በትክክልና በተገቢው ስርዓቱን በሚፈቅደው መልኩ አከብራለሁኝ።

መዋቢያ ትጠቀማለህ መዋቢያ እኔ አልጠቀምም መዋቢያ እኔ ብዙ ጊዜ አልጠቀምም ራሴን በሳሙና አታቀባለሁኝ ያው ቫዝሊን ወይም አነስ ያለች ቅባት የወንዶች ቅባት እጠቀማለሁ ያን ያክል ራሴን እንትን የምልበት ወይም ደግሞ ራሴን የማሽሞነሙንበት የራስ መዋቢ አልጠቀምም የተለያየ እንደ ጥርስ እንትኖችም የሚተላዩ መሰረታዊ የሆነ የመዋቢያ ነገሮች ካልሆኑ በቀር ያን ያክል ወጣያለ የመዋቢያ የምጠቀም አይነት ዘየ የለኝም ስለዚህ መዋቢያ የመጠቀም እንትኔ ያንያክል አይደለም ማለት ነው።